በስኬት ማለት ከብሬት እና ከጎማ የሚሰራ ሲሆን ፍሬን እና መሪዎች አሉት ማለት ነው። ሁለት ኮማ ፍሬን መቀመጫ ያለበት ሲሆን የሚያገለግለው ደግሞ ለመገዋገዣነት ነው ማለት ነው። አሁን አብዛኛውን ጊዜ ብስክሌት የምትጠቀሙት ከተማ አካባቢ ወይም ሜዳማ አካባቢ የሆኑ መንገዶችን አስፋልት ላይ ምናምን በሞተር መንገደኛ ወይም ማለት በመክናብ ወይም በመኪና መንገድ መጠቀም አይቻልም በብስክሌት ወይም ሞተር የተፈቀደ መንገድ አለበት በዛ መንገድ መጠቀም ይቻላል ማለት ነው። እና ያ የሚያገለግለው ብስክሌት አብዛኛውን ጊዜ የሚያገለግለው ለትራንስፖርት ወይም ለመጓጓዣ እነሱ ሲሆን። ያ አገልግሎቶች አሁን የሚሰጡ ጥቅሞችን ስናይ አንደኛ ቶሎ ሰውን ለመድረስ ስፖርት ለመስራት ደግሞ ስፖርት ውድድር እና ይጠቅማል ማለት ነው። ያ ስፖርት ውድድር አሁን በአለም አቀፍ ሻምፒዮን ደረጃ የብስክሌት ውድድር አለ ማለት ነው። ያ ብስክሌት ውድድር እንግዲህ እያንዳንዱ ትሬን ያደረገበት ብስክሌት ቁንጮ የወጡ ማለት ነው አሸናፊ ይሆናሉ ስለዚህ እንዲህ አይነት ብስክሌቱ ብዙ ለዘርፈ ብዙ ጥቅም አለው። አሁን ለጉብኝነትም ያገለግላል። ለተለያዩ ነገሮች ያገለገለ ቁብኝት ሲባል አንድ ጎብኚ የሆነ ቦታውን ለመሄድ ቢፈልግ በብስክሌት ይሄዳል ማለት ነው። በብስክሌት ሄዶ ቦታውን አይቶ ጎብኝቶ እንደገና ደግሞ በብስክሌት ያው ወክም እያደረገ ቦታዎችን ቀስ በቀስ እያለ እያየ ለመመለስ ብስክሌት ያስፈልጋል ማለት ነው። ያ ደግሞ የምንነዳ አብዛኛውን ጊዜ ሜዳማ በሆኑ አካባቢዎች ማለት ነው። አሁን ትራራማ አካባቢ ላይ ብስክሌት ማሽከርክር በጣም ከባድ ይሆናል ምክንያቱም ጉልበት ይጠይቃል ማለት ነው። መርገጥ የታች መርገጫውን ለመርገጥ ጉልበት ያስፈልጋል እና ዳገት ለመውጣት ደግሞ ጉልበት ያስፈልጋል። አሁን ሳይ ማለት የብስክሌት አይነቶች ብዙ ናቸው። ብዙ ናቸው ሲባል ፖኔክስ የሚባለው አለ። ባለማርሽ ወይም የሚያግል አሁን ባለማርሾቹ ዳገትን ለመውጣት ብዙም አስቸግሩ ፎኔክሶቹ ደግሞ ሜዳማ ክበበ በጣም ይሮጣሉ ማለት ልክ ፍሬን እንደሌለህ አይነት ሆኖ ነው። እንትን የሚያደርጉት እና የሚባል ማልሾቹ ለተለያዩ ለዳገታማም ሆነ ለቁልቁሌት ለ ለመዳማም ለሁሉም አቅልሎቱ የከፍ ማለት እንትን ያከፍ ያለነው ማለት ነው። ከ ከፎነክስ ሳይክል እና ሳይክል ደግሞ ስትሰራ የህፃናትም አለ የአዋቂም አለ። ይሄ ደግሞ ከተማ አካባቢ ለአገልሎት የሚውል ሳይክል አይነቶች አሉ። ደግሞ ገጠር አካባቢ ወይም ሰው አንዴ ሰው ወደ ሰው ለመሄድ ቦታ ለመመላለስ የተዘጋጀ እንትንም አለ ማለት ነው። ቢስክሌት አለ እና የተለያዩ ብስክሌት አይነቶች አሉ። ያ ብስክሌት አሁን ገጠራማ አካባቢ የሚሰሩ ብስክሌት አይነቶች እቃዎችን ለመጫን ከቦታ ቦታ የሆነ እቃዎችን ለማዳረስ ብዙ ሳይሆን ትናንሽ እቃዎችን ማለት ነው። ያን ለማድረግ ለማመላለስ ይጠቅማል። ከተማ አካባቢ ደግሞ ለጉብኝት የሆነ የስራ ቦታ ለመድረስ በቃ ለተለያዩ ነገሮች ለመዝናኛትም ለመዝናኛነትም የሚያገለግል ሁኔታ አለ። እና ሚስክሊት አሁን እንደ ሞተር በንጀል ሆይም ናፍጣ ነገር አይወስድም ለዛ አንደኛ ወጪ ቆጣቢ ነው። ወጪ ቆጣቢ ሲባል ለበንጭሌና ለተለያዩ ጥገና ወጪ የሚወጡ እንትኖችን በራስ ጥገና ማድረግ ይቻላል ማለት ነው። ብዙም ስለማስቸግር ቅልል ያለም ስለሆነ ሶ በራሱ ያንን ነገር ማድረግ ይችላል ማለት ነው። ይሄ ሁለተኛ ደግሞ የነዳችና የቤንዚል ውጪ አይኖርበትም። ምክንያቱም ያን ወጪ የሚያወጣ ከሆነ እንግዲህ ሞተር መግዛት አለበት ማለት እንዲህ አይነት ወጪዎች የምፈልግ ከሆነ

መልካም ልደት ማለት አንድ ሰው ወደዚች አለም የመጣበትን ቀን ለማሰብና ያሳለፈውን ህይወት ዘመን ለማክበር የምንነገር የመረቃት ወይም የደስታ መገለጫ ቃል ነው ማለት ነው ልደት በሰው ልጅ ህይወት ውስጥ ካሉት ትልልቅ ክስተቶች አንዱ ተደርጎ ይወሰዳል። ስለ ልደት አከባበር አንዳንድ ነገሮችን ለማውራት ይፈልጋሉ ማለት ነው። አሁን የልደት ትርጉም ስባል ልደት ዝም ብሎ እድሜህ መጨመር ብቻ አይደለም። ምስጋና ቀን አለህ የእድገት መለኪያ እና አዲስ ጭማሪ አለህ መለት ነው። ምስጋና ቀን ሲባል ፈጣሪ ለሰው ህይወት ስጦታ ምስጋና የሚቀርብበት ነው ማለት ነው። እና የእድገት መለኪያ ሲባል ባለፈው አንድ አመት ውስጥ የተማርናቸው ነገሮችን ያሳለፍናቸውን ስኬቶችን የምናስብበት ነው ማለት ነው። እና እዛ ላይ ደግሞ አዲስ ጅማሮ ሲባል ደግሞ ለሚቀጥለው ህይወት ምዕራፍ አዲስ እቅድና ተስፋ የምንሰንቅበት ቀን ነው። እና የተለመደው የልደት አከባበር ስነ ስርዓቶች አሉ። ምንም እንኳን በባህልም ቢለያይ አብዛኛው የልደት አከባበር የምከትሉት ወይም የሚከትሉትን ይመስላል ማለት ነው። እና ኬክ ወይም ሻማ መዝሙር ማዘመር ሲጦታ እና ግብዣ እነዚህ አራት ነገሮችን አብዛኛውን ጊዜ ይይዛሉ ማለት ነው። እና ኬክ እና ሻማ መውራት ማለት የኬክ መቁረጥ እና በኢድሜ ልክ ሻማችን አብርቶ ኢፍ በማለት ማጥፋት ምኞት መመኘትንም ያሳያል ወይም ይጀምራል ማለት ነው። መዝሙር ላይ ደግሞ መልካም ልደት ወይም ያ ሃፒ በርዚ ዴይ ሚለው ዜማ በተለያየ ቋንቋዎች ይዘመራሉ። ስጦታ ደግሞ ለልደት ባለቤቱ ፍቅርንና አክብሮትን ለመግለጽ የሚሰጡ ስጦታዎች ናቸው ማለት ነው። እና ግብዣ ከቤተሰብ እና ከጓደኞች ጋር ተገናኝቶ መብላትና መጠጣትን የሚያመላክት ነው ማለት ነው። አሁን በባህል ደረጃ ስናይ በሀገራችን የልደት አከባበር ከቅርብ ጊዜ ወዲህ በዘመናዊ መልክ ብለመድም ባህላዊ መንገድም አለ። ማለት ነው። አሁን በባህላዊ መንገድ የክርስትና ስም ሚርቃትና ዳቦ መቁረየስ ይባላል። እና የክርስትና ስም ሲባል በሃይማኖታዊ ስነ ስርዓት የልደት ቀን ከቅዱሳን ቀናት ጋር ተያይዞ ይታሰባል ማለት ነው። ምርቃት ስናይ ስናይ ወላጅ እና ታላላቅ እድሜ ይስጥ ወይም እድሜ ይስጥሽ እንደ አብራም እንደ እንደ ሳራ ያደርጋችሁ በማለት የሚመርቁበት ትልቅ የስነ ስርዓት ነው ማለት ነው። እና ዳቦ መቁረስ ሲባል ከኬክ ይልቅ በተላ በትላልቅ የቤት ዳቦዎች ወይም አምባሻ ወምዲሆ ዳቦ ማክበር ማለት ነው። እና ምርጥ የልደት ምኞቶች አሁን ሰው ለወዳጁ ምኞቱን ሲገልጽ ለአንድ ሰው መልካም ልደት ስትል እነዚህን ቃላት ወይም የሚከተሉትን ቃላትን ሊይዝ ይችላል ማለት ነው። መልካም ልደት ስንል የሰላም፣ የጤና፣ የደስታ ዘመን ይሁንልህ ወይም ይሁንልሽ እንደማለት ነው። እንኳን ለዚህ ቀን አበቃ ወይም አበቃሽ ማለት የፈለከውን ወይም የፈለግሽውን ሁሉ የሚሳካበት አመት ይሆንህ ወይም ይሆንልሽ እንደማለት ነው። ሲሆን እድሜህ ከጤና ጋር ይስጥህ ወይም ይስጥሽ ማለት ብሩ ዘመን ይሁንልህ ወይም ይሁንልሽ እንደማለት ነው ማለት ነው። እና አዝናኝና እውነቷን በስና ስለ ልደት ማርዮች ለመልካም ልደት ሃፒ በርዝ ዴይ ቲዩ ተብሎ በእንግሊዘኛው ይጠራል ማለት ነው። እና የሚለው መዝሙር በአለም ላይ በብዛት የምዘመርና እጅግ ታዋቂ የእንግሊዘኛ መዝሙር ተብሎ በጊኒየስ ወርልድ ሪከርድ ተመዝግቦ እናገኘዋለን ማለት ነው። እና ዞሮ ዞሮ ይሄን ሁሉ የምናየው ስለ ሊደት ሲሆን ልደት አሁን መልካም መልካም ወይም አንድ ሰው ወደዚች አለም የመጣበትን ቅን ለማሰብና ለማስታወስ ያሳለፈውን ህይወት ዘመን ለማክበር የምነገር ወይም የምንመረቅበት የደስታ መገለጫ ቃላት ነው ማለት ነው። ስለዚህ ይሄን ሁሉ የልደት ትርጉምም አለ የልደት ትርጉም ወይም የምስጋና ቀን የልደት መለኪያ አዲስ ጅማርን ያመላክታል የተለመደው የልደት አከባበር ስርዓቶች ስነ ስርዓቶች ላይ ከክ ከክ እና ሻማ ከክ መቁረጥ ሻማ ማብራት መዝሙር መዘመር እና ስጦታ እና ግብዣዎቹ አሉ ማለት ነው። እና በባህላዊ መንገድ በኢትዮጵያ ወይም እንደ ሀገራችን የክርስትና ስም እና የምርቃት

መሮጥ በሰው ልጅ ታሪክ ውስጥ ከጥንት ጀምሮ ለህልናውና ለአንድ አሁን ከአደጋ ለማምለጥ የሚደረግ ተግባት የነበረ ሲሆን። ዛሬ ግን በአለም ላይ ተመራጭ የሆነ የኤስፖርት ወይም የጤና መጠበቂያ መንገድ ይሆኗሉ ማለት ነው። በተለይ ለእኛ ለኢትዮጵያውያን መሮጥ ብሄራዊ ኩራትና ማንነታችን የምንገልጽበት ነው ማለት ነው። አሁን ጥቅሞች ስናይ መሮጥ ለጤና ይጠቅማል። ለጤና ትጠቅማለች ሲባል መሮጥ ለሰውነታችን እጅግ ብዙ ጥቅሞች አሉት። ለልብ ጤንነት ክብደት ለመቀነስ ለአእምሮ ጤናና ለአጥንቴ ጥንካሬ መሮጥ አስፈላጊ ነገር ነው ማለት ነው። የልብ ጤንነት ሲባል ልብ ላይ አሁን የልብ ምትን ለማስተካከል የደም ዝውውርን ማሻሻል አስፈላጊ ነገር ነው ማለት ነው። ክብደት ለመቀነስ ሲባል ደግሞ ለማቃጠል እና አላስፈላጊ ሲቢን ጤማ ስወገድ በጣም ውጤታማ ነው ማለት ነው። ይሄ ለአእምሮ ጤና ሲባል መሮጥ በሰውነታችን ውስጥ እንደነ አዶን እና ያሉ አዶርፊን እና ያሉ የተባሉ የደስታ ሆርሞኖችን እንድመረት በማድረግ ጭንቀትንና ድብርቴን ይቀንሳል ማለት ነው። ያጥንት ጥንካሬ አዘውትሮ ምሮጥ ያጥንት ጥንካሬ ይጨምራል ማለት ነው። በኢትዮጵያ መርወጥ ሲባል በአለም አቀፍ ደረጃ የሯጮች ምድር በመባል ትታወቃለች። ታሪካዊ ስኬት። ሯጮች እና የታላቅ ሩጫ በኢትዮጵያ ውስጥ አብዛኛውን ጊዜ ይካሄዳል ማለት ነው። ይሄ ታሪካዊ ስኬት ሲባል አበበ ብቄላ አስራ ዘጠኝ ስልሳ በሮም ኦሎምፒክ በባዶ እግሩ ሮጦ ወርቅ በማግኘቱ የአፍሪካ ኩራት ሆነዋል ማለት ነው። ታዋቂ ሯጮች አሁን እንዴት ነው? ሀይለ ገብረስላሴ ቀነኔሳ በቀለ ጥሩነሽ ዲባባና ዴራሪ ቱሉ ያሉ ጀግኖች ሀገራችንን ስም ከፍ ያደርገውታል ምናምን። እና በታላቅ ሩጫ በታላቁ ሩጫ በየአመቱም በአዲስ አበባ የምካሄድ በሺዎች የምቆጥሩ ሰዎችን የሚያሳትፍበት ታላቅ የጎዳና ሩቅ ላይ ሩጫ እንደ ማለት ነው። እና ትልቅ ስፍራ አለው። ለመጀመሪያ ጊዜ የሚረዱ ወይም ለመረውጥ የምረዱ አስፈላጊ ነገሮች መሮጥ ለመጨመር ከፈለገ የሚከተሉትን ነገሮችን ማስተዋል ግድ ይላል ማለት ነው። አንደኛው ጫማ ሲሆን ቀጥሎ ደግሞ ቀስ በቀስ መጀመር ሰውነታችን ማማማቅ ውሃ መጠጣት እነዚህ አስፈላጊ ነገሮች ናቸው። ማንንም ለመጨመር ጫማ ማለት ለሩጫ ተስማሚና እግርን የማይጎዳ ጫማ ማድረግ አስፈላጊ ነገር ነው። ቀስ በቀስ መጀመር ማለት በመጀመር ላይ በእግር ጉዞ በመጀመር ቀስ በቀስ ወደ ሩጫ ማሳደግ እንደማለት ነው። ሰውነቴን ማሟቅ ማለት ደግሞ ከመሮጥ በፊት ከጨረስኩ በኋላ ሰውነቴን ማሳሰብ ወይ ስክራችንግ ማድረግ ጉዳዩን ለመከታተል ይረዳል ማለት ነው። ጉዳቱን ለመከላከል ይረዳል። ውሃ መጠጣት በሩጫ ወቅት የሚወጣውን ፈሳሽ ለመተካት በቂ ውሃ መጠጣት አስፈላጊ ነገር ነው ማለት ነው። እና ሩጫ አይነቶች ውስጥ እና የአጭር ርቀት ሩጫ ለምሳሌ መቶ ሜትር እና ሁለት መቶ ሜትር ተብሎ ይጠራል። መካከለኛ ርቀት ሲባል ስምንት መቶ እና አንድ ሺህ አምስት መቶ መካከለኛ ርቀት ተብሎ ይጠራል። ረጅም ርቀት ሲባል ከአምስት ሺህ እስከ አስር ሺህ ምድር በኢትዮጵያ የምትታወቅበት ሩጫ አይነት ነው። ማራቶን ሲባል አርባ ሁለት አንድ ዘጠኝ አምስት ኪሎ ሜትር የሚሸፍን እጅግ ፈታኝ ሮጫ ነው ማለት ነው። እና ማራቶንም አለ አስገራሚ እውነታውን ስለዚህ ነገር ስናየው መሮጥ እድሜን ሊያራዝም እንደሚችል ጥናቶች ያሳያሉ። በቀን ለአምስት ወም ለአስር ደቂቃ ብቻ መርሆት እንኳን ለሊብ ህመምና ለልብ ህመም የመጋለጥ እድልን በእጅጉ ይቀንሳል ማለት ነው። ስለዚህ ለመጀመሪያ ያሰበ ያለ ሰው ከአሁኑ ጀምሮ መሮጥ እንደሚያስፈልግ ነው እየተነገረው የምናገረው ማለት ነው ስለዚህ።

ጁላይ ማለት ጁላይ ከምለው በጎርጎራዊያን ካላንደር በየአመቱ ሰባተኛ ወር ማለት ነው። የአመቱ ሰባተኛ ወር ሲሆን በኢትዮጵያ ዘመን አቆጣጠር ደግሞ ከሰኔ መጨረሻ እስከ ሀምሌ አጋማሽ ያለው ጊዜ ይሸፍናል ማለት ነው። ስለ ጁላይ ማወቅ የሚገባን ጥቂት ነጥቦች። የሰው ማለት የስሙ አመጣጥ ሲናይ ወሩ ስሙን ያገኘው ከታዋቀው ሮማ መሪ ጁሊየስ ቄሳር ሲሆን። ቄሳሩ የተለመደው በዚህ ወር ስለነበረ። ለርሱ ክብር ሲባል ቀደም ሲል ኩይታንዲስ ይባል የነበረው ስም ወደ ጁላይ ተቀይሯል ማለት ነው። እና የአየር ሁኔታም በዛን ሰዓት አሁን በጁላይ ላይ የምታዩ በአለም ዙሪያ የአየር ሁኔታው እንደየ አካባቢው ይለያያል ማለት ነው። አሁን ስናየው በሰሜን ንፋቅ አካባቢ ወይም በአውሮፓ እና በአሜሪካ እስያ የክረምት ወይም ሳመር ወቅት ሲሆን በጣም ሞቃታማው ወር ነው ማለት ነው። እና ትምህርት ቤቶች የሚዘጉበትና ሰዎች ለእረፍት የሚንቀሳቀሱበት ጊዜ ነው ማለት ነው። በደቡባዊ ነፋቀ ክበብ ወይም አውስትራሊያ ደቡብ አፍሪካ የመሳሰሉት አካባቢ ላይ የበጋ ወይም ወይንተር ወቅት ሲሆን በጣም ቅዝቃዜው በጣም ቀዝቃዛ ወር ነው ማለት ነው። በኢትዮጵያ የክረምት ወቅት አጋማሽ ነው ማለት ነው ዝናብ የሚበዛበት አፈር የምረሰረስበት ገበሬው በስፋት የሚያርስበት ወቅት ነው ማለት ነው። እና ታሪካዊና አለም አቀፋዊ ቀናቶች ናቸው ማለት ነው እና ጁላይ ወር በውስጡ የሚከበሩ ታዋቂ ቀናቶች አሉ ማለት ነው። ጁላይ አራት ላይ የአሜርካ የነጻነት ቀን ተብሎ ይጠራል ጁላይ አስራ አራት ደግሞ የፈረንሳይ ብሄራዊ በዓል ተብሎ ይጠራል ጁላይ አስራ ስምንት ደግሞ የኔልስን ማንዴላ አለም አቀፍ ቀን ተብሎ ይጠራል ማለት ነው። እና የጁላይ ምልክቶች ብለን ስናይ ጁላይ የልደት ድንጋይ ብሪጅ ስቶን ሩብ ተብሎ የጠራ ይችላል ማለት ነው። ቀይ ቀለም ያለውና ፍቅርን ጤናንና ጥበብን ይወክላል ተብሎ ይታመናል። የልደት አበባ ወይም ውሃ ሊሊ ተብሎም ኮከብ ምልክት ወይም ካንሰር እስከ ጁላይ ሃያ ሁለት እና ሊዮ ከጆላይ ሃያ ሶስት ጀምሮ ማለት ነው። እና እነዚህ ልዩ ልዩ ምልክቶች ይታያሉ ማለት ነው ይነገራሉ ማለት ነው። በኢትዮጵያ ካላንደር አቆጣጠር ደግሞ ሲናገር ጁላይ ወር አብዛኛውን ጊዜ ከሰኔ ሃያ አራት እስከ ሀምሌ ሃያ አራት ያለውን ጊዜ ይይዛል ማለት ነው። በኢትዮጵያ በዚህ ወቅት ከፍተኛ ዝናብ ስለሚኖር ሀምሌ ዝናብ ተብሎ በግጥምና በዘፈን ይገለጣል ማለት ነው። እና እነዚህ ከላይ ያየናቸው የጁላይ ምልክቶች ወይም የጁላይ ወር ምልክቶች የሚታይበት ታሪካዊ የአለም ቀናቶች እና የአየር ሁኔታን በተለይ አሁን የአየር ሁኔታን ደግሜም ለማውራት የምፈልገው ምንድነው? የአየር ሁኔታ ክረምት ወቅት ሲሆን በጣም ሞቃታማ ወር ነው እና ያ ወቅት ማለት ክረምት ማለት ሳመር ሲሆን ማለት በጋ ሲሆን ማለት ነው። በጋ ሲሆን በጣም ሞቃታማ አየር ፀባይ ያለው ትምህርት ቤቶች የሚዘጉበት እና ሰዎች እረፍትን ለማድረግ የሚንቀሳቀሱበት ጊዜ ነው ማለት ነው። እና ደግሞ ቀዝቃዛው ክረምት ማለት ነው። ክረምት በጣም ይቀዘቅዛል ቀዝቃዛ ወር ተብሎ ይጠራል ማለት ነው። እና ክረምት ወቅት ደግሞ አጋማሽ ነው በኢትዮጵያ ውስጥ ዘሮች አርሶ አደሮች ዘራቸውን የሚዘሩበት የተለያዩ ለእርሻ መሆኑ ስራዎች የሚሰሩበት በክረምት ላይ ነው ማለት ነው። ክረምት ደግሞ ለኢትዮጵያ በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። አሁን ይሄንን ስናይ አጠቃላይ በኢትዮጵያ ካላንደር ጁላይ በጣም ወሩ አብዛኛውን ጊዜ በቃ እስከ ሰኔ ሃያ አራት እስከ ሀምሌ ሃያ አራት ያለው ጊዜ ይይዛል ማለት ነው። ያ በጣም ወሳኝ በኢትዮጵያ በዚህ ወቅት ከፍተኛ ዝናብ ስለሚኖር ሀምሌ ዝናብ ተብሎ በግጥምና